ጥያቄው ምንድነው የሚለው? በመስመር ላይ ትማራለህ ነው የሚለው በመስመር ላይ ትማራለህ ስንል በሁለት መንገድ ማየት እንችላለን ይሄን ነገር ማለት ነው። እንዴት ነው አንዱም? በመስመር ላይ የሆነ ፎርማል እና ኢንፎርማል ብለን ማለቴ ስርዓት ያለውና ስርዓት የሌለው ስርዓት ያለው ስንል ግን ማለቴን ስራት የሌለው ምናምን ስንል ግን አሁን ስርዓት አለው ስንል የሆነ መምህሩ ተጠርቶ ተማሪዎች ተሰብስበው ምናምን የሚማሩበት አይነት ነው እንደዛ አብዛኞቹ ትምህርቶች አሉ ማለት ነው። አለስርዓታዊ ብለን የምንጠቅሰው ደግሞ አሁን በተጨማሪ ችሎታ የሆነ ስኪል ምናምን እንዲኖር የምትማረው አይነት ማየት ነው። አሁን በመስመር ላይ እኔ አዎ እማራለሁ ግን የምማረው ያ ስርዓት ፎርማል ትምህርቱን ሳይሆን ያ ስርዓት ያለው ያልኩት እዛ ትምህርት ቤት ሄጄ ምናምን ሳይሆን ያ እሱን ሳይሆን በኦንላይን ምናምን የምንማረው በመስመር ላይ እሱን ሳይሆን ያ በተጨማሪ እንዲኖረኝ የምፈልገው አይነት ችሎታ ምናምን ነው እሱ ነው የምማረው ማለት ነው። አሁን በመስመር ላይ እኔ የምማራቸው አይነት ትምህርቶች ለምሳሌ ግራፊክ ዲዛይን እማራለሁ እኔ በመስመር ላይ ማለት ነው እና ሌላ እንኳን ብዙም አይደለሁም። በቃ ግራፊክ ዲዛይን ብቻ ነው በመስመር ላይ የምማረው እናም አዎ ኢትዮ ኮደርስ ላይ እማራለሁ። ማለቴ ኢትዮ ኮደርስ የሚባል አለ አይደል ለ አሁን ነው የመጣው ለኢትዮጵያውያን እድል የተሰጠ አምስት አምስት ሚሊየን ኢትዮጵያን ኮደር ምናምን የሚለው እሱን ነገር በትምህርት ቤታችንም እንድንማር ስላታዘዝን እንደ ግዴታ ነው። ትምህርት ቤታችን እንዳይ እና እሱንም እየተማርኩ ነው እነዛ ዳታቤዝ ምናምን የሚሉትን ያሉት እነዛ አራቱን ስኪሎች ማለት ነው እዛ ያሉት እዛ ኢትዮ ኮደርስ የሚለው ማለት ነው። እና ሁለት ነው ግራፊክ ዲዛይን እና ኢቴኮ ድረስ ነው በመስመር ላይ የምማረው እንጂ ሌላውን ትምህርት ቤት ሄጄ በአካል ክላስ ውስጥ ቁጭ ብዬ ምናምን ነው የምማራቸው። እና እነዚህ ነገሮች ሁለቱም ጠቃሚ ነው ለአንዱ ሰው ትምህርት ቤት ሄዶ ፎርማል የሚማረው እና ያ በመስመር ላይ የሚማረው አይነት ትምህርቶችን ለአንድ ሰው ጥቅም አላቸው ብዬ አስባለሁ። ስለዚህ ሁለቱንም ብናደርገው ትርፍ ሰዓት ካለን በመስመር ላይ የሆነ ትምህርቶችን ብንማር አሪፍ ነው ብዬ አስባለሁ እና በዚህ ብንወስደው አሪፍ ነው። ሌላ ደግሞ ያ መጀመሪያው የጠቀስኩት ነገር አሁን ለምሳሌ ግራፊክ ዲዛይን ያልኩት ነገር ማለት ነው ግራፊክ ዲዛይን ሄጄ እማራለሁ ምናምን ብል ሄጄ ነው በአካል ነው የምማረው ምናምን ብል ላይመቸኝም ይችላል። ለምሳሌ አሁን ከትምህርት ጋር ሊጋጭብኝ ይችላል አሁን ትምህርት የምማረው ትምህርት የምማረው ነው ከአንድ ሰዓት ከሁለት ሰዓት እስከ ስድስት ሰዓት ነው ከዛ ከዛም መጥቼ ደግሞ የቤት ስራ አለ። እንትን አለ የቤት ስራ አለ የሆነ አሳይመንት ምናምን የሚሰጠን አለ ምናምን ስለዚህ ላይመችኝ ይችላል። አሁን ወደ ሌላ ቦታ ነው ከትምህርት ቤቴም ካለሁበት ቦታም ሩቅ ነው እዛ ግራፊክ ዲዛይን ምናምን ያለበት በአካል ማለት ነው ስለዚህ ለመቼም ይችላል ግን በመስመር ላይ ከሆነ ግን በየትኛውም ሰዓት መማር እችላለሁ ለምሳሌ አንዳንዴ ሳይመቼኝ ሲቀር ሌሊት ራሱ ስምንት ሰዓት ሌሊት ምናምን ልማረው እችላለሁ። ስለዚህ በመስመር ላይ ያሉ ተምህርቶች መማር አሪፍ ነው ብዬ አስባለሁ ማለት ነው ምክንያቱም አንተ በፈለከው ሰዓት በተመቸህ በተመቸህ ሰዓት እና በቃ ደስ ባለህ ጊዜ ነው የምትማረው አሁን ክላስ እኮ ያው ፎርማል ክላስ ዛሬ ቢደብረኝ ደብሮኛል በቃ መማር ደስ አለኝም ምናምን ብዬ ብቀር አሁን ብቀር ያመልጠኛል ትምህርቱ ያልፈኛል ስለዚህ እኔ እየተጎዳሁ ነው ማለት ነው። ያ በመስመር ላይ ያሉ ትምህርቶችን ግን አሁን ዛሬ ቢደብረኝ ለምሳሌ ዛሬ ደስ የማይል ስሜት ከተሰማኝ ምናምን አይ በኋላ በኋላ ማየት ነው የምፈልገው ምናምን ብል በኋላ ራሱ ያ ትምህርቱን አገኘዋለሁ የማግኘት እድሌ ትልቅ ነው ማለት ነው። ስለዚህ በመስመር ላይ ያሉ ትምህርቶችን መማር ጠቃሚ ነው ብዬ አስባለሁ ደግሞ አሁን የጊዜ ጊዜ ሆና የቦታ ገደብ የለውም አሁን እዚህ ሆኜ እኔ እዛ አሜሪካ ምናምን የሚያስተምሩትን መማር እችላለሁ እዚህ ኢትዮጵያ ሆኜ ማለት ነው። አሁን ግን በቃ አሜሪካ ሄጄ በአካል ልማር ብል ግን አሁን ወጪው ወጪውም ብዙ ነው አሁን የትራንስፖርት አለ ደግሞም አቪላ በሁለት ላይ መገኘት አልችልም አሁን ለምሳሌ እዚህ ኢትዮጵያ ነው የምማረው አይደለም ዩኒቨርሲቲ ከዛ ሌላ ግራፊክ ዲዛይን ደግሞ አሜሪካን መማር የምፈልገው ብል አይቻልም። እየሄድኩ በአካል ከሆነ ማለት ነው በመስመር ላይ ከሆነ ግን እዚህም ትምህርት እየተማርኩ እዛ የሚያስተምሩት የግራፊክ ዲዛይንም መማር እችላለሁ ማለት ነው ስለዚህ በመስመር ላይ መማር ያ የጊዜ የቦታም ገደብ ገደብ የለውም ማለት ነው። ደግሞ በፈለከው ሰዓት ነው የምትማረው አንተ ደስ ባለህ ሰዓት እንጂ እንደ ግዴታ ምናምን ደስ ሳይልህ የመማር እንትን ይቀርፋል

ጥያቄው ቅሬታዎችን እንዴት ታስተናግዳለህ ነው? የሚለው አሁን ቅሬታዎችን ስንል አሁን ሰዎች ለኛ ያላቸውን ነገር በጥሩም ሆና በመጥፎም ማለቴ ጥሩ ነገር አስበውም ሆነ መጥፎ ነገር አስበውም ሆነ የሚሰጡን አይነት እንደ ኮሜንት አይነት እንደ ሀሳብ አይነት ነው ቅሬታዎች የምንላቸው ማለት ነው። እና መጀመሪያ እንዳልኩት በመጥፎ አስበው በጥሩም ነገር አስበው ነው። ስለዚህ ቅሬታዎችን እኔ የማስተናግድ የማስተናግድበት መንገድ ለሁለቱም የሚገመው ነገር እኩል ነው የማስተናግደው ማለቴ ሰዎቹ መጥፎ አስበው ሆነ ጥሩ አስበው ሆነ በእኩል ነው የማስተናግደው። ያ ያ ነገር ትንሽ ይጎዳል ማለቴ ሰዎች ትክክል እያለህ ራሱ አንዳንዴ ትክክል እንዳልሆንክ የሚያስመስሉ ሰዎች አሉ። ማለቴ በቃ የሆነ ነገር በትክክል ሰርተኸው አይ ትክክል አይደለም ይሄ ይሄ ነገር እንዲህ እንዲህ ነገር ጎድሎታል እንዲህ እንዲህ ማድረግ አለብህ ምናምን የሚሉ ሰዎች አሉ። ግን እሱም ቢሆኑ የሆነም እዛ ፍጹም የሚባል ደረጃ መድረስ የፍጹማዊነት ደረጃ መድረስ ለምፈልግ እኔ በቃ እወስደውና የሆነ የሚስተካክል ነገር ካለው አተካክላለሁ። አንዳንዴ እኮ በመጥፎም አስበው ሳይሆን በጥሩ ነገር አስበው ቢሆንም ራሱ እኮ አንዳንዴም መቀየር የማትችለው ነገር የማትችለው ነገር ምናምን ሊያጋጥምህ ይችላል። ደግሞም ሰዎች ራሱ ያንተ ቦታ ላይ ቢሆኑ እንደዛ ነው የሚያደርጉት ወይ ደግሞ ካንተ በታች ነው የሚሰሩት ግን የሆነ ማስተካከል ያለብህን ነገር ሊነግሩህ ይችላሉ። ስለዚህ ያን ነገር ሁለቱንም እወስደው እና የሆነ በጥሩ ነገር በቃ ዝም ብዬ አሃ ትክክል ናችሁ ምናምን ብዬ እቀበልና ለማስተካከል ነው የምሞክረው። እኔ በቃ የሆነ በሚሰጠኝ ቅሬታዎች የሆነ ተናድጄ ምናምን አዎ እናደዳለሁ እርግጥ ነው አንዳንዴ እናደዳለሁ ግን አብዛኛው ጊዜ በትዕግስት ነው የምቀበለው። እና ሁሌ ከዛ ነገር ለመሻሻል እሞክራለሁ አንዳንዴ ደግሞ ለመሻሻል ባልሞክርም ከዛ ነገር ግን ያ ሰዎችን እንዲያዩት ራሱ የሆነ እንደተውኩት ነገር የማስመስልበት ጊዜ አለ። ምክንያቱም አንዳንዴ አንድ ሰው ስላለህ ብቻ የሆነ ትክክል ነው አንተ ብለህ የተረዳኸውን ነገር መቀየር ከባድ ነው። ማለቴ የሆነ ትክክል ነው ብለህ ያሰብከው ነገር ደግሞ ዝም ብለህ ሪያሊቲው ላይ በሀቀኛው አለም ላይ በትክክለኛው አለም ላይ ስታየው ደግሞ ትክክል የሆነ ነገር አይ ይሄ ትክክል እኮ አይደለም ቢሉህ እነሱ ስላሉህ የሆነ ነገር መተው መተው አለብህ ብዬ አላስብም። እንደዛ ካጋጠመኝ አብዛኛው ጊዜ የማደርገው ማለቴ ግዴታ ከሆነብኝ ማለቴ ቅሬታው የግድ ይሄ ነገር መቀየር አለብሽ ምናምን ቢባል ግን እኔ ካላመንኩበት አብዛኛው ጊዜ የማደርገው ማስመሰል ነው። በቃ እኔ እነሱ እንደፈለኩት እንደፈለጉት የሆንኩ አስመስልና ግን ውስጤ ላይ ሌላው ሰው ነኝ በቃ እንደዛ የማደርግበት ጊዜ አለ። ያም ነገር ያ የሆነ ችግር ጥላቻ የሆነ ጦርነት ምናምን እንዳይስፋፋ ያደርጋል ብዬ አስባለሁ። አንዳንዴ የሆነ እኛ የምንፈልገውና ሌላ ሰው እኛ እንድንሆን የምንፈልገው አይነት ላይገናኝ ይችላል። ስለዚህ የሆነ ቅሬታዎች ምናምን ወደ እኛ ሰዎች ቢያቀርቡብን ካቀረቡ ቅሬታዎች ወደ እኛ ዝም ብለን የኛን ብቻ ማየት የለብንም? ወይ ደግሞ የሌላ ሰው ያቀረበብን ሰው የእሱን ሀሳብ ብቻ መከተል የለብንም። አንዳንዴ እራሳችን ትክክል ከሆንን በቃ ዝም ብለን ያ ትክክል ነው ያልነው ነገር መርምረን ምናምን ትክክል ሆነን ከተገኘን እኛ ያው ማስመሰል ነው የሚጠበቅብን ምክንያቱም ሌላ ሰውም በእኛ ምክንያት ወደ ችግር መግባት የለበትም። አይደል ደግሞ በጥሩ ለእኛ ጥሩ ነገር አስበው ከሆነ ያ ሰው እንትን ማድረግ አይ እኔ እንደፈለኩት ነው የምሆነው ምናምን ማለት ሰውን መጉዳት ነው የሚሆነው። ስለዚህ ያን ነገር ሁለቱንም ወደ እንትን ማስገባት አለብን ሁለቱንም መርምረን በትክክል ማድረግ አለብን ብዬ አስባለሁ። እና ቅሬታ መቀበል ደግሞ የሆነ አሪፍ ነገር ነው ብዬ አስባለሁ። ምክንያቱም አንድ ሰው ሁሌ ሁሉም ሁሉ ነገር ጎበዝ ቢሆንም በሁሉ ነገር ጎበዝ ቢሆንም ፍጹም የሚባል ደረጃ መድረስ አይችልም። አንድ ሰው ስለዚህ የሆነ ችግር ጉድለት ምናምን ካለው የሚነግረው ለራሱ አይታየውም በቃ ለሌላ ሰው ነው የሚታየው። አሁን የሌላ ሰው ችግር እኛ አይታየን የለ ስለዚህ የኛም ችግር ሌላ ሰው ነው የሚያይልን። አሁን እኮ ፊታችን መስታወት ካልተጠቀምን በራሳችን ማየት አንችልም። ስለዚህ የኛ ችግር ማየት የሚችለው ሌላ ሰው ነው። ሌላ ሰው ነው ችግራችን ሊያየው የሚችለው እንጂ እኛ ራሳችን በራሳችን ማየት አንችልም። ስለዚህ ቅሬታዎችን መቀበል በተገባ መንገድ ማስተናገድ ይገባናል ብዬ አስባለሁ። እኔ ደግሞ ምድቤ ከነዛ ቅሬታዎችን በተገባ መንገድ የሚያስተናግዱ ሰዎች ምድብ ነኝ ብዬ አስባለሁ። ምክንያቱም ቀሬታዎችን ተቀብዬ አስተካክላለሁ አብዛኛው ጊዜ ማለት ነው። በዚህ ነው የምወስደው።

ጥያቄ ምንድነው የሚለው ልብስ በእጅ ታጥባለህ ነው የሚለው? ይሄ ጥያቄ ለመመለስ መጀመሪያም የት ቦታ ነህ የሚለው ነገር ይወሰናል አሁን እኔ በሆንኩበት ቦታ ነው። ምወስነው ማለቴ አሁን ቤት ከሆንኩ በእጄ ልብስ አላጥብም ዩኒቨርሲቲ ውስጥ ከሆንኩ ግን በእጄ ነው የማጥበው ምክንያቱም ዩኒቨርሲቲ ውስጥ እንትን የለም ላውደሪ ስለሌለ ምንም አማራጭ የለኝም። በቃ ማስገባት ብንፈልግ ራሱ አናስገባም የለንም ብር ራሱ የዩኒቨርሲቲ ተማሪዎች ሆነን ላውንደሪን መግዣ ብር የለንም አውቃለሁ ግን እናስገባብንል ራሱ ዩኒቨርሲቲው ስለማይፈቅድ ስለማይፈቅድ ሳንወድ በግድያችን በእጃችን ማጠብ አለብን ማለት ነው። እና እኔ ልብስ በእጄ ማጠብ የጀመርኩት አሁን ዩኒቨርሲቲ ስገባ መስከረም ላይ ነው በጄ ማጠብ የጀመርኩት ከዛ በፊት እቤት አላጥብም ነበር በእጄ በላውንደሪ ነበር የምትጠበው ልብስ ማለት ነው። አሁን አሁን ግን በእጄ ልብስ ማጨብ ጀምሬያለሁ እስከ ከመስከረም ጀምሮ እስከ አሁን ጥር ነን እስከ ጥር አምስት ወር በእጅ አጥባለሁ። እና ይሄን ያህል ድሮ ከ ከዩኒቨርሲቲ ከመግባቴ በፊት በእጅ ማጠብ የሆነ ከባድ ስራ ምናምን መስሎ ነበር የሚታየኝ አሁን ግን ራሴ ስጀምረው ማጠብ ስጀምር ምናምን ያን ያህልም ከባድ ስራ እንዳልሆነ ያው ተረድቻለሁ። ግን በጣም ነው የሚያደክመው ማለቴ አሁን ልብስ ትንሽ ልብስ አሁን ሁለት ሱሪ ወይም ሁለት ቲሸርት ምናምን ለማጥበብ በጣም ነው ጉልበት የሚወስደው ማለት ጉልበትን በጣም ነው የሚያደክመው ምናምን ማለት ነው። በቃ ማለቴ አሁን ድሮ ድሮ በእጅ ነበር የሚታጠበው እቤት ራሱ በእጅ ነበር የሚታጠበው መሰለኝ። የዛኔ አሁን ከባድ ነው ማለቴ አሁን የቤት ሙሉ ማለት የአባት የእናት የልጆች ምናምን ያሉ የሁሉ ሰው በእጅ ማጠብ ልብስ በጣም ከባድ ነው። እንዴት በጣም እኔ የሳስበው የድሮ እናቶቶች እናቶቻችን ምናምን ያሉትን እንዴት እንደቻሉት በቃ ማለት ጥንካሬያቸውን ምናምን አደንቃለሁ። የመር እኔ አሁን ለራሴ ሁለት ሱሪ እና ሁለት ቲሸርት በየሳምንት ለማጠብ ምን ያህል እንደሚደክመኝ ምን ያህል እንደሚደብረኝ አሁን እያየሁት ነው ምክንያቱም ያደክማል በጣም ነው የሚያደክመው። ምናምን ማለት ነው ስለዚህ የድሮ እናቶቻችን በጣም ጠንካሮች ነበሩ ነው የምለው እና ግን ልብስ ማጠብ በእጅ ማጠብ የማይቻል ስራ ምናምን ነበር የሚመስለኝ ድሮ ማለት ነው። አሁን እኔ ማጠብ ከጀመርኩ በኋላ በጄ ግን ከባድ አዎ ያደክማል ስራው ግን ኢሚቻል አይነት ስራ ነው የማይቻል ነበር የሚመስለኝ የሆነ የማይቻል ነገር ማለት ነው። እና በዛ መንገድ ነው የምወስደው ልብስ በእጅ ማጠብ ደግሞም አንዳንድ ደግሞ እናቴ አንዳንድ ልብሶች የተለዩ ልብሶችን ሁሉንም በላውንድ አጥቢያ አጥቧ አንዳንድ ልብቶች ለይታ በእጅ ታጥብ ነበር እናቴ ማለት ነው። ለምን እንደሆነ እስካሁን አልገባኝም ግን ለይታ ምናምን ታጥብ ነበር። ከዛ አሁን አሁን ደግሞ በእጅ ማጠብ ደግሞ የማይጸዳ ነበር የሚመስለኝ አሁን አሁን እንደሚጸዳም ገብቶኛል ማለት ነው። ሌላ ነገር ደግሞ ልብስ በእጅ ማጠብ ላይ የሆነ የምትጠቀመው ሳምናም ይወሰናል ኦሞ ምናምን የምትጠቀመው አንዳንዱ አንዳንድ ኦሞ አሪፍ ኦሞ ከሆነ ማለቴ ብዙም ጉልቦትህን ጉልቦትህ ሳት ጉልቦትህ ሳትደክም ሳትደክም ምናምን ልብስህ ቶሎ ሊጸዳ ይችላል የምትጠቀመው ኦሞ ማለት ነው። አንዳንድ ኦሞ ደግሞ በእጅህ ስለምታጥብ እጅህ ሊቀለጥ ማለቴ እጅህ ሊበላሽ ምናምን ይችላል። እጅ የሚያበላሽ ኦማ አለ አሁን የሆነ ኬሚካል መሰለኝ በቃ ልብሱን ጽድት ያደርገዋል ግን እጅህ ደግሞ የሆነ ቅል ምልጥልጥ ነው የሚለው በቃ የሆነ እጅህ የሆነ ይበላሻል የሆነ የሆነ ጠባሳ ነገር ይወጣብሃል ማለት ነው እና እንደዚህ አይነት ኦሞ ትንሽ ለእጃችን የሚጎዳ አይነት ኦሞ ባንጠቀም አሪፍ ነው ግን ችግሩ ምንድነው? እነዛ ያ አልፍ የሚባሉ የሚያጽኑ አይነት ልብስ በደንብ የሚያጽኑ አይነት ኦሞዎች ከሆኑ እጅህን ይመለጣል እጅህ ይበላሻል ማለት ነው። አይ በቃ እኔ ይሄን አሁን አልጠቀምም እጄ እየተመለጠ ነው እጄ እየተበላሸ ነው ምናምን ብላ ሌላው ኦሞ ነው የምትጠቀመው ብትል ደግሞ በደንብ ልብስ ቶሎ አያጸዳም ስለዚህ በቃ የሆነ የሆነ ችግር ነው። የሆነብን ሁለቱንም ነገ እጃችንም ሳይበላሽ ልብሳችንም ቶሎ የሚጸዳው ነገር የሚያጸዳውን ኦሞ የሆነ ማግኘት ላይ ትንሽ ይከብዳል እኔ እስካሁን አላገኘሁም ሁለቱም በአንድ የያዘ ማለት ነው። ስለዚህ እነዛ ኦሞ ምናምን የሚያመርቱ ፋብሪካዎች ለእጅ ማይጎዳ ልብስም ቶሎ የሚያጸድ አይነት ኦሞ ቢሰሩ አሪፍ ነው ብዬ አስባለሁ። እናም እጄ እጄ በእጄ ልብስ አጥቤ አቃለሁ አጥባለሁ አሁን ለራሱ አጥባለሁ ማለት ነው። እና የሆነ ልብስ በእጅ ማጣብ ያን ያህል የሚከብድ አይነት ስራ አይደለም የሚቻል አይነት ስራ ነው የማይቻል አለ አይደል አሁን ኤቨረስት አንድ መውጣት በለው እንደዛ ነበር የማስበው አሁን አሁን ግን ቀላል እንደሆነ ገብቶኛል

ጥያቄው ዜናውን ከየት ታገኛለህ ነው? የሚለው ዜናው ከየት ነው የማገኘው አሁን ላይ ዜናን ለማግኘት ያን ያህልም ከባድ አይደለም በቃ በጣም ቀላል ነው። ግን ችግሩ ዜና ማግኘት እንደዛ ቀላል ቢሆንም ማለት ያ የሚደርስ ኢንፎርሜሽን የሚደርስ ዜና እውነተኛ ነው ወይስ ሀሰተኛ ላይ ሀሰተኛ መሆኑ ላይ እዛ የመወሰን ነው ችግሩ ማለት ነው። እኔ ዜናውን የማገኝበት መንገድ ከብዙ ቦታዎች ነው። ዜና የማገኘው ለምሳሌ ከሶሻል ሚድያ ማለት አሁን ከቴሌቪዥን ምናምን ዜና የሚቀርብ አለ አይደል እሱን ከዛ ዜና እሰማለሁ ደግሞ ከዩቲዩብ ከቲክቶክ ከኢንስታግራም ከትዊተር ከኤክስኮም ምናምን ከትዊተር አዎ ከትዊተር ከሊንክ ሊንክዲንም አካውንት አለኝ። ብዙ አካውንቶች ስላሉኝ ከብዙ ነገሮች ነው ዜና የምሰማው እኔ ከዛ ግን እዛ ላይ ምንድነው ችግሩ አሁን የሆነ ዜና። ዜና ስንል የሚጠቅመንም የሚጎዳንም አይነት ዜና አለ ስለዚህ አሁን አንድ ዜና ሰምተን ትክክለኛነቱን ሳናረጋግጥ የሆነ ነገር የሆነ ውሳኔ መወሰን ከባድ ነው። ግን አብዛኛው ጊዜ ሳናረጋግጥ ነው የምንወስነው ስለዚህ ብዙ ችግር እያመጣ ያለው ነገር ብዬ የማስበውም በአሁን ሰዓት ላይ ይሄ ነው ማለት የሆነ ዜና ምንጩ ሳናረጋግጥ ትክክለኛቱ ትክክለኛነቱን ሳናረጋግጥ የሆነ ነገር የምናደርገው ነገር እሱን ይጎዳል ብዬ አንድ ሰውን የአንድ ሰው ህይወት ምናምን ይጎዳል ብዬ አስባለሁ። እና እኔ ዜና የማገኝባቸው መንገዶች ለምሳሌ አሁን ከቴሌቪዥን ምናምን ከሰማሁ የሆነ ዜና ትክክለኛ ነው ብዬ ለማመን ቅርብ ነኝ ከ ከአሁን ከቲክቶክ ወይም ከኢንስታግራም ከምሰማም ከምሰማው አይነት ዜና ይልቅ ከቴሌቪዥን የምሰማው አይነት ዜና እሱ ነው የተሻለ ብዬ አስባለሁ። ሌላም የምሰማበት እድል አለ ለምሳሌ ከጋዜጣም አነባለሁ አሁን ጋዜጣ ራሱ ዜና ነው እንደውም ድሮ ቲቪ ምናምን ሳይኖር እያለ ዜና በጋዜጣ ነበር የሚያነቡት እንትንም ሌላ ደግሞ እንትን ሬድዮ የሚባልም አለ። በቮይስ ብቻ በድምጽ ብቻ የሚቀርበው አይነት ማለት ነው ስለዚህ በሬዲዮ እንኳን ብዙ ብዙ ብዙ ጊዜ አልሰማም። ድሮ ነበር የምሰማው ድሮ ሶስተኛ ክፍል ምናምን እያለሁ ቤታችን ሬድዮ ሲከፈት እሰማ ነበር በዛ ግን የዛኔ ዜናም ብዙ አልሰማም ነበር። አሁን አሁን ነው ትንሽ ትንሽ ዜና የምሰማው እንጂ ድሮ አልሰማም ነበር አሁን ራሱ ዜና መስማት ባልፈልግ ራሱ አሁን ላይ በቃ ቲቪ ቲቪ ላይ ተቀምጬ ምናምን ዜና አልሰማም ቁጭ ብዬ ምናምን ማለት ነው። አሁን አንድ ሰዓት የሚተላለፍ አለ ሰባት ሰዓት ከቀኑ ሰባት ሰዓት የሚተላለፍ አለ ጠዋትም ሁለት ሰዓት ምናምን የሚተላለፍ ዜና አለ እሱም ቁጭ ብዬ ምናምን አልሰማም ዜናው ማለት ነው አይመቸኝም። ደግሞም ቲቪም ዩኒቨርሲቲ ውስጥ ቲቪ ስለሌለ ግን በስልኬ እኮ መስማት እችላለሁ አሁን ዳታ አብርቼ የሆነ የአንዱ የቴሌቪዥን ጣቢያ ሰርች አድርጌ ምናምን እኮ ምን ምን እንደሚያቀርቡ መስማት እችላለሁ ግን ያን ያህልም ድሌት ስለሌለኝ ብዙ ጊዜ ዜና በቴሌቪዥን የሚተላለፈው አይነት አልሰማም። ግን ዩቲዩብ ምናምን ሌላ ቪዲዮ ለመፈለግ ለምሳሌ የትምህርት ቪዲዮ ለመፈለግ ስገባ አሁን ለምሳሌ የሆነ ማትስ ካልገባኝ ወይም ፊዚክስ ምናምን ካልገባኝ የሆነ ቪዲዮ ለማውረድ ምናምን ዩቲዩብ ላይ ከገባሁ አሁን የሆነ ዜና እዛ ከወጣ ምናምን እንደአጋጣሚ ላይ እችላለሁ ግን የሚታመነው አይነት ዜና በቲክቶክ ወይም በኢንስታግራም ወይም በዩቲዩብ ምናምን የሚተላለፈው ሳይሆን በደንብ የሚታመነው የቴሌቪዥን ነው። እናም በደንብ ቁጥጥር ሊደረግበትም ይገባል ባይ ነኝ በሁሉም ሶሻል ሚዲያ የሚተላለፈው አይነት ዜና ሀቀኝነቱን ትክክለኛነቱን እውነተኛነቱን መረጋገጥ አለበት በሙያ በዛ ሙያ የተሰማሩ ሰዎች በደንብ ሊያረጋግጡት ይገባል ብዬ አስባለሁ። እና ዜናው ማግኛ መንገዶች በጣም ብዙ ነው እንደጠቀስኳቸው ቅድም የሆነ ሶሻል ሚዲያዎች አሉ እነ ኢንስታግራም እነ ቲክቶክ እነ ዩቲዩብ ምናምን ሌላ ደግሞ ቴሌቪዥን ቴሌቪዥንም አለ እንትም አለ ጋዜጣ አለ። ደግሞም የሆነ ሰው ለሰውም ሲገናኝ እኮ የሆነ ዜና ይቀያየራል አሁን እኔ የሰማሁት ዜና ለሌላው ሰው የሰማሁት አብዛኛው ጊዜ እንደውም እኔ በዛ ነው ዜና የምሰማው ጓደኞቼ ምናምን ከሶሻል ሚዲያ ምናምን ይሰሙና እኔን ነው የሚነግሩኝ የሆነ ይሄ እንዲህ እንዲህ እኮ ተባለ እንዲህ እንዲህ ተባለ ምን ሀሳብ አለሽ ምናምን ይሉኛል አንዳንዴ ማለት ነው? አብዛኛው ጊዜ እንደውም እንደዛ ነው የምሰማው እኔ የምሰማበት ዜና መንገድ ከጓደኞቼ ምናምን ነው የምሰማው እንጂ ቁጭ ብዬ ዜና በቲቪ ምናምን አልሰማም። በሶሻል ሚዲያም በቃ እነደ አጋጣሚ ከመጣብኝ ነው እንጂ በዩቲዩብ በኢንስታግራም በቲክቶክ ሆን ብዬ አላይም ዜና በዝ

ጥያቄው ምንድነው የሚለው ይቅርታ መጠየቅ ቀላል ነው ወይ ነው የሚለው? እንደውም አሁን አሁን ሳስበው በህይወቴ ለኔ በጣም በጣም በጣም በጣም ቀላሉ ነገር ለኔ ማለት ነው። ይቅርታ መጠየቅ ነው። ማለቴ ነው በቃ ዝም ብዬ ሳስበው። ሌላ ነገር በጣም ከባድ ነው ለኔ ይቅርታ መጠየቅ ግን ለኔ በጣም ቀላል ነው። የምር የሆነ አንዳንዴ ሳላጠፋ ራሱ በቃ ይቅርታ ጠይቃለሁ ለሆነ ሰው ሳላጠፋ። ግን ያ ሰው የእሷ ጥፋት ነው ምናምን ብሎ ካሰበ ይቅርታ እስከምጠይቀው ነው። አይደል የሚጠብቀው በቃ ይቅርታ አላለም የኔ ጥፋት እኮ አይደለም እንደውም ሁሌ እንደዛ ነው የማደርገው። የምር በቃ ድሮ ድሮ አሁን እኔ ካላጠፋው ይቅርታ አልጠይቅም ነበር የምለው በቃ በዛ አቋም እየፀናሁ ነበር። አሁን አሁን ግን ባላጠፋም ባጠፋም ካጠፋሁም ይቅርታ እጠይቃለሁ ካላጠፋሁም ይቅርታ እጠይቃለሁ ማለት ነው። ድሮ ግን በቃ የሆነ ደረቅ አይነት ሰው ነበርኩ። አሁን የሆነ ግን ድርቅናዬ እንዴት ነው? ጥፋት ካጠፋሁ እኮ ራሴ ይቅርታ እጠይቃለሁ የሆነ ለጥፋቴ ማባበያ ምናምን አልፈልግም የሆነ ሽፍንፍን አድርጌ ራሴን እንደተጎጂ ምናምን አላስመስልም ድሮም ቢሆን ማለት ነው። ግን የሆነ ሰው የሆነ ሰው የሆነ ጥፋት ካጠፋ እንዳጠፋ መስሎ ከተሰማኝ ያ ሰው መጥቶ እኔን ይቅርታ መጠየቅ አለበት። ብዬ ነበር ማስበው በቃ ብሞት ራሱ ይቅርታ ጠይቁት ብዬ አልጠይቅም ነበር። ትምህርት ቤት ራሱ በቃ አንዴ ወላጅሽን ወላጅ አምጪ ምናምን ተብዬ አውቃለሁ። ከአንድ ከአንድ ልጅ ጋር ተጣልቼ ይቅርታ ጠይቄያት ምናምን ብለውኝ የእሷ ጥፋት ነው ብዬ ስላሰብኩ ይቅርታ አልጠይቅም ብዬ አውቃለሁ ድሮ ማለት ነው። ሶስተኛ ክፍል እያለው ነበር ከዛ አልጠይቅም ስለው አስተማሪውን ወላጅ ወላጅ አምጪ ብሎኝ ያውቃል እና ድሮ እንደዛ አይነት ሰው ነበርኩ። የራሴ ጥፋት መስሎ ካልተሰማኝ ወላጅ አምጥቼ ራሱ ይቅርታ ጠይቄያት ስትለኝ እናቴ አልጠይቅም ነበር ያልኩት በቃ በጣም ደረቅ ነበርኩ። የራሴ ጥፋት መስሎ ካልተሰማኝ አልጠይቅም ይቅርታ ከበቃ ካጠፋሁ ብቻ ነበር የምጠይቀው የዛኔ ማለት ነው። ከዛ እያደኩ እያደኩ ስመጣ ግን ማለቴ አሁን ይቅርታ ብጠይቃት ምንድነው የምሆነው ምንም አይፈጠርም አይደል ዝም ብዬ ነገርን ላለማባ ላለማባባስ እኮ የዛኔም ይቅርታ መጠየቅ እችል ነበር በቃ። እንደውም የዛኔ የሆነ አስተማሪው እኔ ላይ መጥፎ አይን ነበር የጣለው ምክንያቱም ይቅርታ ጠይቂያት ሲለኝ እምቢ ስለው ማለት ምን አይነት ልጅ ናት ምናምን ብሎ ነበር ያሰበው ስለዚህ ነገሮች እንደዛ ከሚባባሱ ይልቅ ይቅርታ መጠየቅ ቀላል ነበር የዛኔ ማለቴ ይቅርታ መጠየቅ እችል ነበር። ለኔ ያን ያህል ከባድ ሆኖ ሳይሆን በቃ ደረቅ ነበርኩ። የሆነ እንደ የሆነ አለም ላይ ሁሌ ትክክል የሆነ ነገር የሚደረግ ነበር የሚመስለኝ አሁን አሁን ግን በቃ ዝም ብሎ አለም ዝም ብለሽ መኖር እንደሆነ ሲገባኝ ማለት ትክክልም ሆነ ትክክል አልሆነም በቃ። ሰው ላይ ሰው ዘንድ በሰው ዘንድ ዘንድ በሰው ዘንድ የሆነ ነገር ተቀባይነት ካገኘህ ትክክልም ሆና ትክክልም ካልሆነ እንደሚሆን ስለገባኝ በቃ። የሆነ ሰው የኔ ጥፋት ካልሆነ ራሱ ከሆነ ሰው ጋር ተጣልቼ ያ ሰው አጥፍቶም አጥፍቶም ቢሆን ይቅርታ ጠይቄው ቢባል እጠይቃለሁ እንደውም ይቅርታ ጠይቄ እስከምባል ድረስ አሁን አልቆይም በቃ ዝም ብዬ ነው የምጠይቀው። ማለቴ ያ ሰው አጥፍታለች ብለው ካሰቡ ወይ ደግሞ በቃ የሆነ ፀብ ካጋጠመኝ ያ ፀብን ለአለማባባስ የሆነ ማለቴ ፀብም ስለማልወድ አሁን ላይ ማለቴ ድሮም አልወድም እኮ ነበር ግን። የሆነ ሰው አንዳንዴ ለፀብ ፀብ የሚፈልግ ደስ የሚለው ሰው አለ ብዬ አስባለሁ አንዳንድ በቃ ዝም ብሎ መጣለት ደስ የሚለው ሰው አለ እንደዚህ አይነት ሰው ቢያጋጥመኝ አሁን ካጋጠመኝ ራሱ ይቅርታ ጠይቂው ምናምን ብባል ይቅርታ ነው የምጠይቀው በቃ እንደውም እኔ ይቅር ባይም ሰው ነኝ ይቅርታ የምጠይቅ አይነት ሰው ነኝ። አንዳንዴ የሆነ ሰው ጥፋት አጥፍቶ ራሱ በቃ አላናግረውም ምናምን ብዬ በንጋታው እኔን የማናግረው እኔን ይቅርታ የምጠይቀው የሚገርመው ነገር ማለት ነው። ይሄ ነገር በቃ አንዳንዴም ይጎዳል ግን ይቅርታ መጠየቅ የሆነ ፀብ አሁን እኔ አሁን ይቅርታ መጠየቅ ከጀመርኩ ጀምሮ። መጠየቅ በቃ ሳላጠፋ ራሱ ይቅርታ መጠየቅ ከጀመርኩ ጀምሮ የሆነ ከሰው ጋር ብዙ ጊዜ አልጣላም ማለቴ ብዙ ስር የሰደደ ፀብ ምናምን ተጣልቼ አላውቅም ስለዚህ ጥቅም አለው ማለት ነው። እና ይቅርታ መጠየቅ በጣም ቀላል ነው ምንም ደግሞ ሰላም ነው የሚሰማህ። አንተ ሳታጠፋ ራሱ ይቅርታ ለሰው ብትጠይቅ ምንም አትሆንም እንደውም ራሱ ያ ሰው ነው የሚያፍረው ያልጠፋው ሰው አንተ ይቅርታ ስትጠይቀው እሱ እንዳጠፋ ልቡ ስለሚነግረው ለልቡ መዋሸት ስማይችል እኔ ሳላጠፋ ይቅርታ ጠየቀኝ እኮ ምናምን ብሎ እንደውም ለራሱ ነው። የሆነ ፀፀት የሚሆንበት እና ደግሞ የሆነ ስላም መፍጠር ላይ ይቅርታ መጠየቅ እጅግ አስተዋጽኦ አለው ብዬ ስለማስብ አሁን ላይ ለኔ ይቅርታ መጠየቅ በጣም ቀላል ነው። ለሁሉም ሰው ቀላል ነው ብዬ አስባለሁ። እና ይህ ችሎታ እንዲኖረን በደንብ መጣር አለብን።

ጥያቄው ምን አይነት ልብስ ትወዳለህ ነው የሚለው? እና ጥያቄው እንደ ጥያቄው በጥያቄው መሰረት የምወደው አይነት ልብስ እኔ የምወደው ማለት ነው። ሁሌ የምለብሰው የሆነ ቲሸርች ከሱሪ ጋር ነው የምለብሰው እኔ እንደዚህ አይነት የሆነ ቀለል ያለ ልብስ ነው የሚመቹኝ ማለቴ የሆነ ከሰውነቴ ጋር ጥብቅ ያለ ልብስ ምናምን አይመቸኝም ወይ ደግሞ እንደ የሆነ ኢትዮጵያ ላይ የሆነ ባህላዊ አይነት ልብስ አለ። ጥልፍ ጥልፍ የሚባል ዙሪያ ምናምን የሚባል ሌላም ሽፎን የሚባልም አለ። የሆነ ጎፍ ኦፍ ማንቴ የሆነ ሰፊ ነው ያ ልብስ እና ረጅም ሆኖ የሆነ ሙሉ ሰውነትን ሙሉውን ነው የሚሸፍነው እና እሱንም አይመቸኝም። ማለቴ በቃ የሆነ ትልቅ ሰው የሆነ ልብሱ ራሱ የሆነ ስለብሰው ረጅም ነው ደግሞ ሰፊ ነው ምናምን ደስ አይለኝም። እኔ በቃ አብዛኛው ጊዜ የሚመቸኝ አይነት ልብስ ሱሪ ቲሸርት ጋር ምናምን ነው የምለብሰው ማለት ነው። ሌላም አለ አሁን ከአረብ ከማልቲ ከአረብ ሀገሮች ምናምን እየተሳፋ ያለው ኢትዮጵያ ውስጥ ማለት ነው የሆነ አጭር ቀሚስ ሆኖ አጭር ቀሚስ ከሰውነት ጋር ጥብቅ ያለ አይነት ልብስ አለ እሱን ራሱ እኔ አልለብስም እንደውም የለኝም አልገዛም ጭራሽ ማለት ነው። መልበስ እንደዚህ አይነት ደስ አይለኝም። አሁን እሱን ነገር አብዛኛው ጊዜ እዚህም ራሱ የሚለብሱት የሚለበሰው የአረብ ሀገር ሆኖ ከአረብ ሀገር ነው። አብዛኛው ጊዜ እንደ አሜሪካ ምናምን ነው የሚለበሰው። እንደዚህ አይነት ልብስ ከኢትዮጵያ ውጪ ያሉትን ማለት ነው እሱ ኢትዮጵያ ውስጥ ራሱ የሚለበሰው የሆነ በዓል ምናምን ሲኖር ነው የሚለብሱት አንዳንድ ሴቶች ምናምን ማለት ነው። የሆነ አጭር ቀሚስ ሆኖ ከሰውነት ጋር ጥብቅ ያለ ማለት ነው። እሱ እኔ በዓል ሲሆን ራሱ ለምሳሌ በበዓል ጊዜ ጂንስ ሱሪ አድርጌ ቲሸት አድርጌ አልውልም በበዓል ጊዜ ማለት ነው ግን በዓል ሲሆን ራሱ ያ ጥብቅ ያለ ልብስ ሆኖ አጭር ልብስ ልብስ አልለብስም። እኔ የምለብሰው በዓል ሲሆን የሆነ የኢትዮጵያ ያ ያሀበሻ ያ የሀበሻ ያ የሀበሻ ልብስ አለ አይደል ያ ጥልፍ ያልኩት መጀመሪያ ሽፎን ምናምን ያልኩት እሱን ነው የምለብሰው በዓል በዓል ሲሆን ማለት ነው። በዓል ካልሆነ ግን ሁሌ በቃ ወይ ቲሸርች ከሱሪ ጋር ነው የማደርገው። ወይ ደግሞ ቀሚስ ሆኖ የሆነ ከሰውነት ጥብቅ ከሰውነት ጋር ጥብቅ የማይል ማለቴ ሰፊ የሆነ ቀሚስ ከዛ ያን ያህልም ረጅምም ያልሆነ አጭርም ያልሆነ የሆነ መካከለኛ የሆነ ቁመቱ ምናምን ነው የማደርገው። እንደዚህ አይነት ልብስ ነው የሚመቸኝ። ደግሞ የሆነ ለበአል ግን በጣም የምወደው አይነት ልብስ የሆነ ዙሪያ ነው እኔ የምወደው ማለት ነው ለበአል አሁን እሱ የኢትዮጵያ የሀበሻ ልብስ ነው ከሀበሻ ልብሶች አንዱ ሆኖ ዙሪያ የሚባለው ማለት ነው። ግን ሌላም አለ ኢትዮጵያ ውስጥ የሆነ ሽፎን የሚባል አለ። ጥልፍም የሚባል አለ የሆነ ከዛ ከእነሱ ከሶስቱ ጋር ከሶስቱ ግን ዙሪያ ነው የምወደው ማለት ነው። ዙሪያ ምንድነው? የሆነ በሽመና ተሸምኖ ምናምን ነው የሚሰራው ከዛም ዲዛይን ምናምን ይደረግበታል ከታች በዲዛይን ነው የሚሰራው በጣም ቀለል ያለም ነው ያን ያህልም እንትን ሰውነትህ ላይ ተለብሶ በጣም እንትን ጥብቅ የሚያደርግ አይነት አይደለም። ደግሞም ያን ያህልም ከባድ አይደለም። ቀለል ያለ ልብስ ስለሆነ ለበአል እሱ ነው የምለብሰው ሰው በዓል በዓል ሲሆን በቃ ደስ ይለኛል እሱ መልበስ ማለት ነው። ግን ሁሌ ለመልበስ ያ ቀሚስም አይሆንም ምክንያቱም አንደኛ ነጭ ሁሌ ነጭ ነገር ስለሆነ ነጭ ነው ነጭ ስለሆነ የሆነ ነገር ቆሸሸብኝ ምናምን አንድ ቀን ብለብሰው ወይም ሁለት ቀን ብለብሰው በቃ ይቆሽሻል። ስለዚህ ለማጠቡም ችግር ስለሆነም ደግሞም ውድ ነው ማለቴ አሁን በየቀኑ ልግዛ ብል አይ በቃ እንደ ጅንስ ሱሪ። በየቀኑ ነው እሱ እሱ ልልበስ ብል ውድ ነው። ለምሳሌ አንድ ቀለል ያለ ዙሪያ ለመግዛት ራሱ የሆነ በመካከለኛ ዋጋው ሰላሳ ሺህ ምናምን ነው አንድ ዙሪያ ስለዚህ ሰላሳ ሺህ አንድ ጅንስ ሱሪ ብገዛ ግን ሶስት ሺህ ነው አንድ ጅንስ ሱሪ ስለዚህም ሶስት ሺህ እና ሰላሳ ሺህ ልዩነቱን አስቡት እንግዲህ በየቀኑ ያ ልብስ ለመልበስ አይመችም ዙሪያ ማለት ነው። ለዛ ነው በዓል በዓል የሚለበሰው እሱ የሀበሻ ልብስ ሆኖ ኢትዮጵያ ውስጥ ሸማኝ የሚበላ አለ እሱንም ሸማኞች አሉ እነሱንም የሚሰሩት ከዛ ለበአል ለበአል ነው የሚለበሰው እኔ በጣም የምወደው አይነት ልብስ ነው። ሌላ ቀን ቢሆን ግን በቃ ጅንስ ሱሪ ከቲሸርት ጋር ነው የምለብሰው እና ከስሊፐር ጫማ ደግሞ ስሊፐር ነው የማደርገው። እና በሱ መንገድ ብንወስደው አሪፍ ነው። ያ የሀበሻው ልብስ ግን ያ ጥልፍ ያልኩትን ነገር እሱ ነገር ለበዓልም ይለበሳል ግን እኔ ከነዛ ውስጥ ዙሪያ ነው የምወደው። ሽፎንም ደስ ይላል። ሽፎንም እንደ ሀበሻ ልብስ ነው የሚቆጠረው ኢትዮጵያ ውስጥ ባህላዊ ልብስ ነው ሽፎን እሱም ለቤተክርስቲያን ምናምን አብዛኛው ሰው ይለብሰዋል። እናቶቻችንም አብዛኛው ጊዜ ኢትዮጵያ ውስጥ ያሉ እናቶች እሱን ነው የሚለብሱት። እና እሱንም እናቴ ስትለብሰው በጣም ነው የምወደው። እኔ ስለብሰው ግን ደስ አይለኝም የምርም እና እና በዚህ እንውስሰደው